መኘው ስራ ምንድነው? ነው የሚለው። እኔ ብዙ ስራዎችን እመኛለሁ ግን ደግሞ አንድን ስራ ተመኝቼ ከዛ ያን ስራ ካላገኘሁ በቃ በጣም ነው የምናደደው። ለምሳሌ ብዙ አይነት እኮ መመኘቶች አሉ። ይሄ ነገር ይሳካል ወይ ብለን ራሳችንን መጠየቅ አለብን። ለምሳሌ የማይሳኩ በጣም ብዙ እንትኖች አሉ። ብንለው ብንለው ብንለፋ ብንለፋ የፈለገ ነገር ብናደርግ የማይሳኩ በጣም ብዙ አይነት ስራዎች አሉ። ለምሳሌ ከአለም በጣም ቁጥር አንድ ሀብታም እሆናለሁ ብል አሁንም ምንብ አሁን ምን ይባላል በጣም ከባድ ነው። ምክንያቱም ከአለም ቁጥር አንድ ሀብታም እሆናለሁ ብዬ አሁን ብነሳ አንደኛ እንደዛ ለማድረግ የሚያስችለኝ ስራ አለኝ? ወይ አሁን። ለምሳሌ አሁን ከአለም አንደኛ አሁን ለምሳሌ እንትና ነው ማንም ስሙ የቴስላ ባለቤት ኢለን መስክ ነው። እና አሁን እሱ እንደሱ እሆናለሁ ብዬ ብነሳም አይሆንም። ምክንያቱም ምንምን እያረኩ ነው አሁን ብዬ እራሴን መጠየቅ አለብኝ። አንዳንድ ጊዜ ሀብታም ሰዎች የሆነ በቃ ቁጭ ቁጭ አይሉም በቃ ሁል ጊዜ። በቃ ጥያቄ ይጠይቃሉ ምን አይነት ነገር ብ ብቀርፍ ነው? ምን አይነት ነገር ብሰራ ነው? ሀብታም የምሆነው ብለው ይጠይቃሉ። እና እንደኔ እንደኔ ምንድነው ማድረግ አንድ ሰው ማድረግ ያለበት ብዬ የማስበው በቃ ራሱን ይጠይቅ። ይሄን ነገር ማድረግ እችላለሁ ወይ ብሎ ይጠይቅ። ከዛ መልስ ካገኘ ጎበዝ ግን ደግሞ መመኘት ብቻ ጥቅም የለውም። ግን አሁን እኔ ምመኘው የነበረው ስራ ተዋናይ መሆን ነበር። በቃ ሁል ጊዜ ህፃን እያለሁ እንደዚህ ፊልሞችን አያለሁ ምናምን ነገር እና በቃ እዛ ሳይ። ምክንያቱም ደግሞ በቃ ሰው በሄድኩ ቁጥር ሰው እንዲያውቅኝ እፈልጋለሁ በቃ መታወቅ አለ አይደለም ደስ የሚል ነገር አለው። ማለት እሱ እኮ ከተለያየ የኋላ የተለያየ ማንነት ሊኖረው ይችላል። ግን በቃ እኔን ያውቀኛል። ምክንያቱም በስልኩ እና በስልኩ ወይ በቲቪ ምናምን የምናውቃቸው ሰዎች አሁን ለምሳሌ አሁን ይሄኛው ሰውዬ እኮ አረፈ ሲባል እንደነግጣለን እንዴ? ምን ሆነ ምናምን እንላለን። ይሄ የሆነበት ምክንያት ምንድነው? በቃ ቅርብ እንኳን ብንሆናቸውም ከእነሱ ጋር። ከእነሱ ጋር ቅርብ እንኳን ብንሆን። በቲም በእንትን ብቻ ነው። በአካል አናውቃቸውም በእንት በ በሚሰሩት ስራ ነው የምናውቃቸው። እና በቃ አንዳንድ ጊዜ እንትን እንፈራለን በቃ እንትን ሲሉና እኔ መሆን የምመኘው ስራ ተዋናይ መሆን ነው። ከዛ ከሱ ቀጥሎ ኳስ ተጫዋች እንኳን አልልም ወንድሜ ትዝ ይለኛል። ቻይና ሄጄ ካራቴ እማራለሁ በ እንትን ነው በ በእስክርቢቶ ክዳን ነው የምሄደው ምናምን ነገር ይለኝ ነበር። እና እንትን እንኳን አልልም ይሄ ምንድነው የሚባለው? እንትን ይሄ እንትን ካራቴ ምናምን እንኳን እሱ የወንድሜ ነው። የኔ ምኞት ግን እንትን ነው ምንድነው? አዎ ተዋናይ መሆን። ከዛ በቃ ተዋናይ ሆኜ ብዙ ፊልሞችን መስራት ብዙ አይነት ፊልሞችን መስራት ነው። እኔ የሚፈልገው ግን ደግሞ ይከብዳል

ጉዞ ታቃለህ ነው የሚለው? በጣም ብዙ ቦታዎች ተጉዣ አቃለሁ። ለምሳሌ ጉዞ ሄጄ አውቃለሁ ከ ከ አሁን እኔ ለምሳሌ አዲስ አበባ ነው የምኖረው። ከአዲስ አበባ በጣም ርቅ ቦታ ሄጄ አቃለሁ። በጣም ብዙ ቦታ ሄጄ አቃለሁ። ግን እንደዚህ አይነት ቦታዎችን ሲሄድ የመጀመሪያው ነገር ለስራ ነው ወይ ወይስ እንዲህ ዘመድ ለመጠየቅ ነው? ብዬ ብዙ አይነት እንትኖች አሉ ሚሄድባቸው ቦታዎች ለምሳሌ ዘመድ ለመጠየቅ ልሄድ እችላለሁ። ወይም ስራ ለመስራት ልሄድ እችላለሁ። ግን ስራ ለመ እንደዚህ አይነት አጋጣሚዎች ግን አግኝቼ አላውቅም። ምክንያቱም በቃ እንትን የሆነ እንትን ይለኛል እፈራለሁ እንደዚህ አይነት ቦታዎች ላይ ብቻዬን ለመሄድ። ከሰው ጋር ከጓደኞቼ ጋር እንደዚህ አይነት ቦታዎች ላይ ብሄድ ደስ ይለኛል። ለምሳሌ አሁን በቃ እኔ ሚያስቀናኝ ምንድነው? ታዋቂ ሰው ሆኖ ከዛ ገንዘብ እያገኘ ሁለተኛ ደግሞ ታዋቂ ነው በቃ በየሄድበት ቦታ ሁሉም ሰው ያቀዋል። አሁን እንደዚህ አይነት ነገር ከስንት ከአንድ ሚሊየን አንድ የሚገኝ ነገር ነው። እንደዚህ መሆን ማለት ነው። እና ጉዞ ያው ብዙ ቦታ ግን ማለት ብዙ ብዙ ብዙ ሀገር ምዞር አይነት ሰው አይደለሁም። አንደኛ አሁን በዚ ሰዓት ስራ የለኝም ገንዘብም የለኝም። እና ከአንድ ቦታ ወደ አንድ ቦታ ደግሞ ስለመጓጓዝ ግን ብዙ ገንዘብ ያስፈልጋል። እና ብዙ ገንዘብ ስለሚያስፈልግ ያንን ገንዘብ ለማምጣት ደግሞ ይከብደኛል። እና ምንድነው በቃ ዝም ብዬ ነው በቃ እሄዳለሁ። ከዛ ቶሎ እመለሳለሁ ያን ያህል አልቆየም። ረጅም ቡይ በተለይ ለምሳሌ አሁን ከአዲስ አበባ ወደ ደብረ ማርቆስ በምመጣበት ጊዜ ያለው መንገድ በጣም በጣም በጣም ረጅም ነው። እና ቶሎ ቢያጥርልኝ በጣም ደስ ይለኛል። በቃ ያን ያህል እንደው አንዳንዴም ባልሄድ ብዬም እኛለሁ በቃ የሆነ መንገዱ ረዝም ረዝሞብኝ መች ነው እንደምገባው ሁል ጊዜ ነው የምለው በቃ።